ሰላም ሰላም የዛሬ ጥያቄ ቤት ቲማቲም የሚል ነው በቲማቲም ዙሪያ የተለያዩ ሀሳቦችን እሰጣለሁ ማለት ነው። ቲማቲም እንግዲህ አንድ የአትክልት ዝርያ ነው እንዴት እናገኘዋለን ለምን እንጠቀመዋለን? ለምን ይውላል በሚለው ሀሳብ ላይ ዝርዝራዊ የሆነ መግለጫዎችን እና ማብራሪያዎችን እሰጣለሁ ማለት ነው። ቲማቲም ማለት በጓሯችን እና በተለያዩ ቦታዎች ላይ የምናበቅለው የ የጓሮ አትክልት ነው። ቲማቲም እንግዲህ ለተለያየ ጥቅም እናውለዋለን ማለት ነው። እንግዲህ ተቲማቲም ተፍሉ ጀምረን እስከ መሬቱ አዘጋጃጀቱ እስከ መጨረሻው ድረስ ስተሚበስልበት ሰዓት እንግዲህ ቅደም ተከተለዎችን እያስጠበቅኩ እዘረዝራለሁ ማለት ነው። ይኸው እንግዲህ የቲማቲም ማሳ በደንብ መዘጋጀት አለበት። ኮምፖስቶችን በደንብ ታርሶ መገላበጥ እና የተዘጋጀ ንጹ ንጹህ የሆነ ከአረሞች ነፃ የሆነ ደኖችን አንድ ለምሳሌ ደናማ አካባቢ ቢኖር ምንም ሌላ አገልግሎት የማይሰጥና የማይጠቅሙ ዛፎች ካሉ ያንን ዛፍ ቋራርጠን እናጸዳና ለተለያየ ጥቅም እናውለዋለን ማለት ነው። ለከሰልም ሊውል ይችላል። የተለያዩ ጥቅሞች ለኮምፖስት ብዙ ጥቅሞች አሉት። ወደ ተፈጥሮ ማዳበሪያነት በስብሶ ሊመለስ ይችላል። ወይም በሌላ በኩል ደግሞ ለእጽዋቶች እንግዲህ የሚበላ ተሆነ ለእንስሳቶች ምግብነት ሊውል ይችላል ማለት ነው። አላስፈላጊ ከሆነ ያንን እናጸዳና ሙሉ ለሙሉ የማይስፈልግ ተሆነ እናቃጥለዋለን የሚያስፈልግ ተሆነ ደግሞ ለማገዶነት እናውለዋለን ወይም ልንሸጠው እንችላለን ማለት ነው። ይህን የማይጠቅም ደን እንግዲህ ቆራርጠን ለተለያዩ በመኪና ተጭኖ ተሽጦ ሊሄድ ይችላል ማለት ነው። ገዢዎች እንግዲህ ደህና ገቢ ደህና ዋጋ የሚሰጡን ከሆነ እኛም ተስማምተን ያንን ነገር ሽጠን ምን እናገኛለን ገቢ ልናገኝ እንችላለን። በሁለተኛ መንገድ ደግሞ ያንን መሬት አጽድተን ካዘጋጀነው በኋላ ዝናብ አንደኛ የተፈጥሮ ዝናብ ካለ ዝናብ ዘንቦ ያንን መሬት ያረስልናል በደንብ ያዘጋጅልናል ማለት ነው። ዝናብ ከሌለ ደግሞ ተተከርሰ ምድር ውሃዎችን በማውጣት ወይም ከወንዞች ላይ ውሃዎችን ጠልፎ በሞተር እንግዲህ ማምጣት ማለት ነው። ይሄ ሞተር ደግሞ በምን ምን አይነት ሞተር ነው? ውሃ የሚስብ ሞተር ፓምፕ የሚባል ማሽን አለ። እሱን ገዝተን ብዙ ሜትር ሊጠይቀን ይችላል አንድ መቶ በሁለት መቶ ሃምሳ እስከ ሶስት መቶ ሃምሳ ሜትር ሊጠይቅ ይችላል ማት ነው። ይሄን ሸራ ደግሞ ለብቻ የውሃ ትቦ ገዝተን እናመጣና ባህሩ አካባቢ ያቺን ሞተር ፓምፕ እንጠምድና እናስነሳታለን ማለት ነው። እንግዲህ በአካባቢዋ ደግሞ ለእሷም እንዳትበላሽ ምን ያስፈልጋታል? ለቲማቲሙ እስተመጨረሻ ድረስ እስተሚመረት ጥቅም እስተሚሰጥ ድረስ ለቲማቲማችን ስለሚያስፈልገን ያቺን ሞተር ፓምፕ በቅጡ አስቀምጠን ጥላ ምናምን ዳስ ልንሰራለት እንችላለን ያኔ ዳስ ካስቀመጥን በኋላ ምን እናደርጋለን በቀጥታ ያችን ጀነሬተር ወይም ማሽን ነዳጅ ያስፈልጋታል ቤንዝል ያስፈልጋታል ያችን ነገር እንሞላና እናስነሳታለን ማለት ነው። ስትነሳ ለተወሰነ ደቂቃ በኋላ ውሃዎችን መሳብ ትጀምራለች ይሄን እናጠጣና መሬቱን እንዳለ እርጥብ እናደርገዋለን እናዘጋጀዋለን። ከዛ የቲማቲም ዘር ይኖራል ያን ዘር እንረጨዋለን ማለት ነው። ምድር ላይ ኮምፖስቱን ታዋህድ ይሄን ተፈጥራዊ ማዳበሪያዎችን ታዋህድነው በኋላ ይሄ ቲማቲም በማስ ወይም ሙሉ ለሙሉ እንዘረዋለን ከዛ ይበቅላል። ወፎች እንዳይለቅሙት የተለያዩ እንግዲህ እነዚህ በመሬት ላይ ፍራፍሬዎችን የሚለቅሙ እንስሳቶች አሉ ማለት ነው። በመሬት ላይ የሚሳቡና የሚበሩ እነሱ እንዳይረጩት አንደኛ ምን እናደርጋለን ማለት ነው? እናጥረዋለን ወይ የሆነ ነገር እናለብሰዋለን ከዛም በኋላ እንደዛ እያደረግን እስከሚበቅል እያጠጣን እያጠጣን በየተራችን ውሃችን እየሳብን ያም መሬት ደግሞ ተጨማሪ ተፈጥሮአዊ ማዳበሪያዎችን እንትን እያልን ተተለያዩ በመሬት ላይ ተሚሳቡ እንደ አይጥና የተለያዩ አጥፊ እንስሳቶች እየተቆጣጠረን ምን ይላል ማለት ነው። ያድጋል ሲያድግ እንግዲህ በጣም እንክብካቤው እየተመቸው ሲሄድ ወደ ፍሬ ይደርሳል ማለት ነው። ያን ቲማቲም ሲያፈራ ምን እናደርገዋለን ድጋሚ ደግሞ እጽዋቶች እነዚህ ወፎች እና የተለያዩ ነገሮች እንዳይለቅሙት በደንብ ስተሚያቀላ ድረስ አጥረን የሆነ ዘበኛ ቀጥረን ሊጠብቀው ይችላል። ያንን ቲማቲም ካፈራ በኋላ በደንብ ይለቀምና ያቀለ ያቀለው ተለቅሞ ወደ ገበያ ይወጣል ማለት ነው። ብዙ ጊዜ የሚቆይ ከሆነ የቲማቲም ሊበላሽ ይችላል ቲማቲም በባህሪው ተሎ መበላሸት ስለሚችል ቶሎ ብሎ ወደ ማህበረሰቡ ወደ ገበያ ተደራሽ ይሆናል። እንግዲህ የገበያ ሸማቾች ደግሞ በነፃ በትንሽዬ ዋጋ እየከፈሉ ይሄን ቲማቲም ይጠቀማሉ እኛም ተጠቃሚ እንሆናለን